ልዩ ችሎታ ያመጣዉት፤ ያው ብዙ ባይባሉ ጥቂት አሉ፤ በማንነት ግን በጣም የሚገርመኝ ለኔ ራሱ ጥያቄ የሚሆንብኝ በጣም ብዙ ጊዜ ራሴን የምጠይቀው፤ ልዩ ችሎታዬ ሰውን ተናግሮ የማሳመን ችሎታ አለኝ፤ ብዙ ጊዜ የሆነ ክርክር ላይም፣ ጥያቄዎች፣ መልስ ምት ላይ፣ ራሱ ብዙ ጊዜ ተናግሮ የማሳመን፤ የማስረዳት ብዙ ነገሮችን የማሳምን ችሎታ አለኝ ብዬ እገምታለሁኝ፤ እና ሌሎች ጓደኞቼን ማሰመኝ የሚችል አይነት ሰው ነኝ፤ ሌላ ደግሞ ብዙ ጊዜ ልዩ ችሎታዬ የሚባሉት ያው ግጥም፣ እነ ልብ ወለድና መጽሐፎች፣ መጽሐፍ ጽሁፍ መጻፍ እችላለሁኝ፤ ብዙ ጊዜ ደግሞ እነሱን ጽሁፎች ስጽፍ፤ አብዛኛውን ጊዜ ሰው የሚገርምባቸው ወንም ደግሞ አይቶ ታዝቧሁ ሊያልፏቸው የሚችለውን ነገሮችን በጽሁፍ አስፍሬ ወይም ደግሞ በተሻለ ሁኔታ ልቦደድ የሆነ አባባል ወይም ደግሞ ግጥም ልጽፍ የምችል ሰው ነኝ፤ ሌላና ከተባለ ደግሞ ተግባቢ አይነት ሰው ነኝ ብዙ ጊዜ። ብዙ ጊዜ ደግሞ ይሄ ልዩ ችሎታዬ ብዬ ላስብ የምችልበት ምክንያት፤ እብዛኛውን ሰው ሊቀርባቸው ወይም ደግሞ ሊያናግሯቸው የሚፈሯቸዉን ሰዎች፤ ብዙ ጊዜ ጠለቅ ብዬ ማዋራት ወይንም ደሞ ማናገር የምችል አይነት ሰው ነኝ፤ በዚህም ምክኒያት ነው ቅድም ሰውን ተናግሬ ማሳመን እችላለሁ ያልኩበት ምክንያትም ነው፤ እና ደግሞ፤ አብዛኛውን ጊዜ በምፈልግበት ሰዓት የምፈልገውን ነገር የማድርግ ሽሎታ አለኝ ብዬ እገምታለሁኝ፤ እነሱንም ሳረግ ግን ከፍተኛ የሆነ ጭንቅ ያዘውን ደግሞ በውስጤም የምናገር ክፉ ቃል ወይም ደግሞ ይሄን አታድግ፣ አድርግ፣ ምናምን ችሎት ፍላጎትም ሊኖር ይችላል፤ ግን እነሱን ተቋቁሜ ማለፍ ችሎታ ነው ብዬ እገምታለሁኝ፤ እነዚህ እዚህ ከምችላቸው ጥቂቶቹ ናቸው ነው ብዬ እገምታለሁ፤

የሽያጭ ግቦቼ ግቦቼ በጣም የተለያዩ ናቸው። በዋናነት የመጀመሪያው የተሻለ ጥራት ያለውን እቃ ለገበያ ማቅረብ። እና የተሻለ የሆነ ገንዘብ ሊያስገኝ የሚችል እቃዎችን አቅርቤ የተሻለው ሆነ ቦታ ለመሸጥ እና የሚያስፈልገኝን ታክል ገንዘብ ለማግኘት በጣም ብዙ ጊዜ እለፋለሁ። እና ግቦቼ ደግሞ ያን ያገኘውትን እቃ ወይም ደግሞ ያገኘውት ትርፍ ወደ ስራ ለማስገባት ወይም ደግሞ ያገኘሁትን ገንዘብ ሌላ ስራ ለመስራት ወይም ደግሞ በዛም በዛም ብቀጥል ራሱ ያ ገንዘብ ወደ ቅንጦት ከማረፉ በፊት ለጥቅም እንዲውል ለማድረግ እጥራለሁኝ። የተሻሉ ነገሮችን ለመስራት እሞክራለሁኝ። ደግሞ ተቀማጭ ሀብቶችን ለማፍራት ለማስቀመጥ የተሻሉ ነገሮችን ለማስገኘት ለማግኘትም እሞክራለሁ። በዛ ልክ ደግሞ እንደዛ ሳረግ የተሻሉ ነገሮችን ለማግኘት ስሞክር ከሰዎች ጋር እኩል የሆነ ወይም ደግሞ የምችለውን ታክል ከእነሱ ጋር እኩል ለመሆን የሚያስችል ገንዘብ ለማግኘት እሞክራለሁኝ። እና ጥራት ያለውን እቃ ደግሞ ለገበያ ለማቅረብ እሞክራለሁ። ገብዬ ግቦቼ በዋናነት ጥራት ያለውን እቃ ማቅረብና የተሻለ ገንዘብ ለማግኘት ነው።

ብዙ ጊዜ ሰንደል አጨሳለሁኝ ምክንያቱም የተሻለ መዓዛ ወይም ደግሞ ሽታ ስለሚሰጠኝ ብዙ ጊዜ ሰንደሎችን አጨሳለሁ። እና ደግሞ የሃይማኖት ቦታዬን ደግሞ መጸልያ ቦታዬን። ብዙ ጊዜ በሰንድል አውደዋለሁኝ የተሻለ እና ማራኪ እንዲሆን። ሌላ ሀሳብ እንዳላስብ እሱ ብቻ አምላኬ ብቻ የምለው ምናምን አምላክ ብቻ እንዳወራ። ስም ያደረገኝ የተሻለ የሆነ። ሰንደሎችን እያጨስኩኝ የተሻለ የሆነ ሽታ መዓዛ አንዲ ኖር። መኝታ ቤቴ ወይም ደግሞ ቤቴ ውስጥ አድርጌ እያጨስኩኝ ተቻለ። ሽታን ማዕዘን እንዳያገኝ አደርገዋለሁ። በሌላ ያመልኩ ደግሞ ቡና ሲፈላ የትሬሊላ ሌላ ሌላ ቦታው ለዝግር የሚሆኑት ቦታዎችን ዘነረ ያገስኩኝ። እና ሌላ ፎቶዎች አሁን ለምሳሌ ውጪ ላይ መጥፎ ማለት ይኖርብህ የምሽትበት ቦታ ላይ ያጨስኩኝ። ሰንደል ለኩሼ በጣም ብዙ ስለማጨስ ያው ብዙ ጊዜ ከቤቴ መጥፎ መዓዛ ላይሆን ጥሩ ጭጥር። አልጠጠቃሚም ጥቃሚው ጥቃሚ ነው። ብዬ እንደውም በጣም በጣም ማህበብ ደግሞ የለብኝም። ምክንያቱም ለአስም ወይም ደግሞ ለካንሰር ላቪንግ ራሱ ካንሰር ሊያሲዝ ስለሚችል። ብዙ ጊዜ ጥቃሚ አይደለም ማለት አልችልም ግን። ያው ብዙ ተጠቃሚ ብሆንም ያንያክል ደም ማብዛት አልችልም ምክንያቱም የጤና እክል ሊያደርስ ስለሚችል ማለት ነው። እንደዚህ አይነት ሰው አለም